ጠማኝ ጠማኝ የምለው ቃል እንግዲህ ለውሃ ለፈሳሽ ለጠለያዩ ነገሮች ናፍቆታቸው ስሜታችን የሚገልጽበት ቃል ነው ማለት ነውና ውሃ አስፈለገኝ መጠጥ አስፈለገኝ የሚለውን ቃል ለማሳወቅ ካልሆነ ሌላ ነገርም ከናፈቀኝ ፍቅርም አንዳንዴ ይጠማል እና ጢማት በተለያዩ መንገድ ሊገለጽ ይችላል ማለት ነው። እና ጠማኝ ሲባል እንግዲህ ብዙ ነገር አለው ጓደኛ ሊጠማ ይችላል። የጓደኛ ንግግር ወይም የአንድ ሰው ሀሳቡን ንግግሩን ከአፉ የሚያወጣው ነገር ሊጠማ ይችላል ማለት ነው። ለቀጣይ እንዲናፍቀው ይችላል ማለት ነው። ይሄ ሁሉ ተያይዞ ጠማኝ የሚለውን ቃል በተዛዋሪ ሊገልጽ ይችላል ቀጥታ ጠማኝ የሚለው ቃል ምንድነው? ውሃ አስፈለገኝ ፈሳሽ ነገር ለሰውነቴ አስፈለገኝ ፈሳሽ ፈሳሽ ወንድ ውሃ ውሃ ሰውነቴ ያሰኘኝ የምለውን ይተካል ማለት ነው

አሮጌ አሮጌ የሚለው ቃል እንግዲህ ምንድነው? ተቃራኒው አዲስ የሆነና የቆየ ያረጀ ብዙ ጊዜን ያስቆጠረ የአገልግሎት ጊዜውን እየጨረሰ ያለ ነገር አሮጌ ተብሎ ሊገለጽ ይችላል ማለት ነው። እና አሮጌ ሲባል እንግዲህ ብተለያዩ አሮጌ ነገሮች አለ ያውም ቦታ አሮጌ የሆነ የሆነ ቦታ ያ ማለት ነባር ቦታ የቆየ ቦታ ዘመናት የስቆጠረ ቦታ አሮጌ ተብሎ አካባቢ ተብሎ ሊጠራ ይችላል ወይ ማለት ልማት ያደረሰው ቦታም አሮጌ ተብሎም ሊገለጽ ይችላል ማለት ነውና። ሌላው ደግሞ አሮጌ ሲባል ሰውም እንግዲህ ያረጀ እድሜውን እድሜ ባለጸጋ እድሜውን የበላ ሰውም አሮጌ የልጅ ልጅ ለያየ ልጆቹን ያሳድገ ለአቅመ ሄዋን ለአቅመ አዳም ያበቃና የተለያዩ ጊዜያቴን በህይወት ያሳለፈ ሰው አሮጌ ተብሎ ሊጠራ ይችላል። አሮጌ እቃ አሮጌ መኪና። አሮጌ በቃ በተለያየ መንገድ ሊገለጽ ይችላል ማለት ነው። የአሮጌ ማለት ዘመናዊ ያልሆነ ያልሰለጠነ የሚለውን በተዘዋዋሪ ሌላ ትርጉም ሊይዝ ይችላል ማለት ነው። እና አሮጌ አስተሳሰብ ማለት ያረጀ አስተሳሰብ ማለት ያልዘመነ የሚለውን ሊገልጽ ይችላል

ጨው ጨው የሚለው ቃል እንግዲህ ምንድነው? ምግብን የሚያጣፍጥ ደግሞ ወደ ለሰውነታችን ጥቅም የሚሰጥና በኬሚስትሪ አባባል ሶዲየም ክሎራይድ ያ ማለት ከሶዲየም እና ከኪሎሪን ሁለቱ ኮምፓውንድ ሰርቶ ማለት ሶዲየም ፖዘቲቭ እና ክሎሪን ኔጌቲቭ ሁለቱ አንድ ላይ ውህደቱ የሶዲየም ክሎራይድ ወይም ጨው ይሰጠናል ማለት ነው። ጨው እንግዲህ ለሰውነታችን ጥቅም እንዳለ ሁሉ ጉዳት የማለው ጨው እንግዲህ ከአፈር ነው የምወጣው ከውሃ ውስጥ ነው የምወጣው። እና ጨው እንግዲህ ብዙ አገልግሎት የሚሰጥ ያለ ጫው ምግብ አይጣፍጥም። ሌላ በኩል ደግሞ ጨው አለ ንግግሩን ግሩ ጨዋ አለ ማለት አዎ እውቀት አለው ጥበብ አለው ኪሎት አለው ማለት ለሚያወራው ነገር። በጣም ጠንቅቆ የሚያውቅና የሚመስጥ የሚለው ቃል ሊተካ ይችላል። ጨው ሲባል ደግሞ አንዳንዴ። እንዴት ነው ይሄ ስራ ጨው አለ ሲባል። ትርፍ አለው ወይ? ስራ አዋጪ ነው ወይ የምለውንም ሊገልጽ ይችላል ማለት ነው

ስብሰባ ስብሰባ የሚለው ቃል እንግዲህ ከአንድ ከሁለት እና ከዛ በላይ ሰዎች አንድ ላይ ተሰባስበው አንድ ላይ ተጠጋግተው በአንድ ቦታ ላይ ቁጭ ብሎ መወያየት ማለት ነው። በአንድ አጀንዳ ዙሪያም ወይም አጀንዳ ቀርጾ ሀሳብ ቀርጾ ሀሳብ መለዋወጥ ማለት ነው

ጥሩ ጥሩ የምለው ቃል እንግዲህ መጥፎ ያአይደለ ወይም ካልሆነ የሚመች የሚያስደስት የሚያምር የሚለውን ቃል ሊጠቃልል ይችላል ማለት ነው። እንግዲህ ጥሩ ማለት ተወዳች ተፋቃሪ ሁሉም ዘንድ አስፈላጊ የመሆን ነገር እና ተመራጭ የምለው ቃል ጥሩ የምለው ቃል ይገልጻል ማለት ነው። ጥሩ ብዙ ነገር በውስጡ ሊካተት ይችላል ጥሩ ሰው ጥሩ አመለካከት ያውለው ህዝብ ጥሩ ሀሳቦች ሰጪ ህዝብ ጥሩ እቃ ጥሩ መኪና ጥሩ ቴክኖሎጂ ጥሩ የተለያየ ነገሮች ሁሉ በአጠቃላይ ተሰብስበው በጥሩ ይገለጻሉ ማለት ነው። እና

ሙዝ ሙዝ የሚለው ቃል እንግዲህ የሚበላ በውስጡ ካርባሀይድሬት የሚይዝ ፍራፍሪ አይነት ማለት ፍራፍሬ አይነት ሆኖ ብዙ ጥቅም ለሰውነታችን የሚሰጥ ለቆዳችን በአጠቃላይ ለመላው ሰውነታችን ለጦንቻችን ጥቅም ሊሰጥ የሚችልና በጣም ጣፋጭ የሆነ ምግብ ነው። ሙዝ እንግዲህ በሁሉም ዘንድ ተወዳጅና ለራሀብ የሚሆን ከፍራፍሬወቹ አንዱ ነው። እና ይሄንን ሙዝ እንግዲህ እማይወድ የለም። ሙዝ እንግዲህ ብዙ ጊዜ በቆላማ በሞቃታማ አካባቢ ይመረታል ማለት ነው። እና ሙዝ እንግዲህ ሙዝ ለምሳሌ ብዙ እንደ ኢንሰት የሚመስል አይነት እና ፍሬውን በጫፍ የሚይዝ ማለት ነው

መርሃ ግብር መርሃ ግብር ማለት ፕሮግራም የሚለውን የእንግሊዘኛ ቃል ይገልጻ ማለት ነውና መርሃ ግብር ማለት ዝግጅት ማለት ነውና በመድረክ የሚደረግ የነገር ሁኔታዎች የአንድ ሀሳቦች የአንድ አጀንዳዎች ወይም የአንድ ትምህርት ሊሆን ይችላል። ስብሰባዎች ሊሆን ይችላሉ። የተለያዩ መድረኮች ላይ ያሉ ቅድመ ተከተሎች እና የተያዘው ቀን ቀጠሮ በአጠቃላይ መርሃ ግብር ተብሎ ሊጠራም ይችላል ማለት ነው። መርሃ እና ግብር ተብሎ በሁለት ጊዜ ቃላት የመጣ ነው። መርሃ ማለት እንግዲህ መርህ ማለት ነው እና እቅድ ወይም ሀሳብ ማለት ነው። ግብር ማለት ክንውን ማለት ነው የክንውኖች ዝግጅት የክንውኖች ቅደም ተከተል የሚለውን ቃል ሊተካልን የሚችል ቃል ነው ማለት ነው እና እንግዲህ የተለያየ መርሃ-ግብር ይዘጋጃል የለቅሶ መርሃ ግብር ሊኖር ይችላል፣ የሀዘን መርሃ ግብር ሊሆን ይችላል፣ በተቃራኒ ደግሞ የደስታ መርሃ ግብር ሊኖር ይችላል። የሰርግ መርሃ-ግብር ሊኖር ይችላል የልደት መርሃ-ግብር ይችላል የተለያየ አይነት መርሃ ግብር እናከናውናለን ማለት ነው እና መርሃ ግብር እንግዲህ ግዴታ ነው። የራሱ ስርዓት አለው የራሱ አካሄድ አለው ማለት ነው።

መልእክት መልእክት ማለት እንግዲህ ምንድነው ከአንድ ወገን ወደ ሌላኛው ወገን የሚላቅ መልእክት ማለት ሀሳብ ሊሆን ይችላል ሀሳብ አዎ በአጠቃላይ ሀሳብ ወይም አገላለጽ ሆኖ በጽሁፉ ይሁን በቃል የምደርስ ማለት ነው በተለያዩ ብዬን መርሆችን በመጠቀም የተለያዩ ሚዲያዎችን ማህበራዊ ድርገጾችን በመጠቀም ከአንደኛው አካል ወደ ሌላኛው አካል የሚላክ በንባብም ሊሆን ይችላል በጽሁፍም ሊሆን ይችላል በቃልም ሊሆን ይችላል መወየንም በሰውም ሊሆን ይችላል ይላክል ማለት ነውና በደብዳቤ መልኩም ሊላክ ይችላል በተለያዩ መንገድ ይላካል እና ያ ማለት አላማ ኖሮት ሀሳብ የሚገልጹበትና ሀሳብ የሚያስተላልፉበት መንገድ መልእክት ተብሎ ይቻላል ማለት ይችላል ማለት ነው እና መልእክትን ለወገንም ይደርሳል ለጥላትም ይደርሳል ማስጠንቀቂያ ሊሆን ይችላል እንደውም ትይዛዝ ሊሆን ይችላል። ደግሞ ደስታ መግለጽ ሊሆን ይችላል የተለያየ ነገር ሆኖ ለአንደኛው ቡድን ወደ ሌላኛው ቡድን ወደ አንደኛው ግለሰብ ወይም ወደ ሌላኛው ግለሰብ እየተለያየ መልክት ሊላክ የሚችል ነገር ማለት ነው።

የአየር ሁኔታ የአየር ሁኔታ ማለት እንግዲህ ምንድነው? ወይዘር ኮንዲሽን በእንግሊዘኛ የምንለውና በየአካባቢው የሚጣይ የአየር ንብረት ለውጥ ጋር ተያይዞ የሚነሳ ለገድዮች ይላል ፀሀያማ ብርዳማ ደግሞ ውርጭ ያለበት ዝናብ ያለበት ያም ሆኖ ተብሎ ሊገለጽ ይችላል ማለት ነው እና ደመናማም ተብሎ ይገለጻል። ደግሞ ኪፉል ደመናማ ተብሎም ሊገለጽ ይችላል የአየር ሁኔታ ደግሞ በአየር ሁኔታ ተንተርሰን አንድ አካባቢውን ቆላማ ደጋማ ወይና ደጋማ ብለንም ልንገርጸው እንችላለን ማለት ነው። ቆላማ ማለት እንግዲህ ምንድነው? ሙቀታማ አየር ሁኔታ ያለበት እና ደጋማ ማለት እንግዲህ ቀዝቀዝ እያለ የአየር ሁኔታ ያለበት ወይና ደጋ ማለት ደግሞ መካከለኛ የሚሆን ማለት ነው። እና ለሰው ልጅም ለመኖሩ ብቹ የምሆነው ወይና ደጋ አካባቢ ነው። እና እንግዲህ ይሄ ሁሉ ምንድነው? ከአየር ሁኔታ ጋር የአየር ሁኔታውን የሚያጠና የራሱ የሆነ ብሄራዊ ሜትሮሎጂ የሚለው አለ ማለት ነው። እና በዚህ አማካኝነት የነገው ውሎት ምን ይመስላል የማታ ወንድሮ የሚመስለው የምለውን ትንቢታቸውን እየሰማን አካሄዳችን አለባበሳችንን ማስተካከል እንችላለን ማለት ነው

ችግር የለም ችግር የለም የሚለው ቃል አይ ምንም ጉዳይ የለም አያሳስብህም ለማለት የሚጠቅመው ቃል ነው ማለት ነው። አንድ ነገር ሰው በይሉኝታ ተመርቶ እንደዚህ ባደርግልህ ደስ ይለኛል ሲል አይ ችግር የለውም በቃ ተው የምለው ቃል ሊገልጽልን የሚናገርበት ቃል ነው። እና በሌላ ደግሞ መልኩ ምንድነው ችግር የለም ማለት? አያስፈራኝም ችግር የሚባል ነገር የሚያቅተኝ ነገር የለም የሚያስቸግረኝ ነገር የለም። ይሄንን ማድረግ እችላለሁ ማከናወን እችላለሁ መትግበር እችላለሁ የሚለውን ቃል ለመተካት የምንጠቀመው ነገር ነው ማለት ነው። ወይም አካባቢ ላይ የጸጥታ ችግር ሊሆን ይችላል ወይም በሰውታችን በቤታችን የጤና ችግር የሰላም እጦት ሊሆን ይችላል ይሄ ሁሉ የለም። ፖዘቲቭ ነው ሁሉም ነገር ደስ በሚል ሁኔታ እየተካሄደ ነው። የምለውን ለመግለጽ ችግር የለም የሚል ሪፖርት አይነት መልክ ለማስተካከል እንችላለን ማለት ነው። እና ችግር የለም ማለት በእንግሊዘኛ አታስቡ የሚለውን ኔቨር ማይንድ ብሎ የሚያስቡት አይነት ንግግር ማለት ነው

ገበያ ገበያ እንግዲህ የሚለው ቃል ምንድነው? እቃና ገንዘብ ለሽያጭ የሚቀርቡ ለገዢ የሚቀርቡ ሰዎች ጋር አንድ ላይ ሆኖ በብር ወይም በዶላር። ነገሮችን ወይም ቁሳቁሶችን ሊሆን ይችላል እሎችን ምግቦችን ሊሆን ይችላል ልብሶቹን ሊሆን ይችላል የህንፃ መሳሪያዎቹን ሊሆን ይችላል። የተለያየ እንደመበረ ከፍተንም ደግሞ ኢንስሳትም ሊሆን ይችላል እነኚህን ሁሉ ለግዢ የቀረበውን በብር መግዛት። መገበያያ ቦታ ወይም መገዣና መሸጫ መለዋወጫ ቦታ ገበያ ተብሎ ሊጠራ ይችላል ማለት ነው። እና ገበያ እንግዲህ አስፈላጊ ነው ገበያ ገብተህ አንተ የፈለከውን ነገር ሁሉ መርጠህ ትገዛለህ ማለት ነው በብርህ ማለት ነው። እና ገበያ እንግዲህ

አያት አያት የምለው ቃሌ እንግዲህ ምንድነው? የምገልጸው የእናት የእናት የአባት አባት የአባት እናት የእናት አባት እነኚህን አራት ነገሮችን የሚያጠቃልል እና በጣም ቅርብ የሆኑ ሰዎች እንደ አባት እንደ እናት የሚሆኑ የስጋ ዘመዶች ማለት ነው። እናቶቻችን እና አባ ኖታቻችን ያዝገኙልን ቅድመዎች ናቸው የኛ የመጀመሪያዎች ናቸው ማለት ነው። እና እንግዲህ አያት ይኖር ነው አያት ዞሮ መግቢያ ነው አያት መደበቂያ ነው አያት መሸሸጊያ ነው። ስለ አያት እንግዲህ ብዙ ነገር መናገር እንችላለን ማለት ነው። ብራብ የሚያበራ ቢጠማ የሚያጠጣ ቢኒታረዝ እንኳን የሚያለብሰን ቢከፋን ቢያስከፋን ቢከፋን እንኳን ብንከፋ እንግዲህ የሚያረጋጋን የሚመክረን አካሎች ናቸው ማለት ነው። በጣም ፍቅር የሆኑትና የሚወዱን የሚያፈቅሩን ናቸው ማለት ነው። እንደ ልጆቻቸው የሚያዩት እውነትም ደሞ ልጆቻቸው እየሆነ ናቸው ማለት ነው። እንግዲህ አያቶቻችን ይኖሩልን ብለን እናስባለን ለያጠናው ለመውጣትም ለመውጡብን እንግዲህ ነፍሳቸውን በሙገነት እንዲገባልን እንግዲህ እንጸልያለን ማለት ነው

ወለድ ወለድ እንግዲህ የሚለው ቃል ምንነው የሚገልጸው ትርፍ የሚለውን ቃል ይገልጻል። ወይ ካልሆነ ወለድ ማለት ለምሳሌ አንድ ብድር ሰው ወይም በባንክ ብድር ሰጥቶ ያቺ ብድር በሰጠው ብር በመጠን ማለት ነው ያ ማለት በመቶኛ አካፍሎ ይሄን ያህል ፐረሰንት ትከፍላለህ የሚለውን ቃል የሚሰጠውን ውሳኔ ማለት ነው። እና ይሄን ያህል ቀን በዚህ ቀን ውስጥ ይሄን ያህል ፐርሰንት ታሳድግልኛለህ ብሎ ለእድገት ወይም ካልሆነ ለአራጣ አራጣ የሚለው ቃል በቃ ወለድ የሚለውን ቃል ሊገልጽ ይችላል። ያ ካልሆነ ደግሞ ሌላው ምንድነው አንተ ይዘህ የወጣኸው ብር መጠን የመጀመሪያ ማለት ነው። የመጀመሪያ ካፒታሉ ምን ያህል እድገት ምን አይነት ወለደ ምን አይነት ትርፍ አስገኘ የሚለው ቃል ለመስረዳት ወለደ የሚለውን ቃል ለመጠቀም እንችላለን ማለት ነው። እናም እንግዲህ ወለድ አስፈላጊ ነገር ነው ማለት ነው።

አጋር አጋር የሚላው ቃል እንግዲህ ምንድነው? ተካፋይ ማለት ነው ወይ ካልሆነ? አብሮ የሚሰራ ማለት ነው እና ለምሳሌ አብሮ የሚተባበር የተለያዩ አይነት አጋሮች አሉ ማለት ነው። ያ ማለት አጋር ኩባንያዎች አሉ። አጋር ድርጅቶች አሉ የቲዳር አጋር ራሱ አለች ማለት ነው። እና አሁን ለሰው ልጅ ምንድነው? የትዳር አጋር አለች የትዳር አጋር? ምንድነው ሁሉም ነገር የምታጋራህ ማለት ደሰታውንም ሀዘኑንም ደግሞ ሁሉም ነገር የምታጋራ እንደዛው ማለት ነው። በድርጅትም ሲሆን በመንግስትም ሲሆን። ደግሞ በተለያየ ቦታ አጋር አለ ማለት ነው። ያው ለምሳሌ ሀሳብን የሚጋራ ማለት በዛ ሀሳብ የተስማማ አይነት አገላለጽ ሊኖረው ይችላል ማለት ነው። እና አጋር ማለት አብሮ የሚሰራ ለአንድ አማራ አላማ እየቆመ። እንደኔው ለአንድ በወለድ ለአንድ ትርፍ የሚሰራ የሚለውን ቃል የሚተካልን አማርኛ ቃል ተብሎ ሊጠራ ይችላል።